የትኛውም በዓል ትወዳለህ ከበዓላት መካከል እጅግ በጣም የምወደው የገና እና የትንሳኤ በዓል ነው። የገና በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት የሚከበርበት በዓል ስለሆነ እጅግ በጣም የምወደው ደስ የምትሰኝበት የሀገራችን በዓል ነው የተንስተንሰይም ደግሞ ክርስቶስ ለሰው ልጆች ብርሃንን የገለጠበት ሰዎች ከሞተ ወደ ህይወት እየተሸጋገሩበት የበአል ማክበሪያ ስርዓት ስለሆነ እጅግ እወደዋለሁ ማለት ነው።

ብስክሌት ትጋልባለህ ወይ ብስክሌት መጋለብ አልችልም? ተለማምጄ ስለማላውቅ ቤተሰብ ከቤት መውጣት ስለማልችልና ቤተሰብ ይፈቅድ ስላልነበረ የምለብንበት ጊዜና ቦታ ስላልነበረኝ። ብስክሌት ማሽከርከር ብዙም አለመድኩም። ወደፊት ግን ለመልመድ ሙከራ እና ጥረት አደርጋለው